ያው የቪዲዮ ጥሪ አልፎ አልፎ አደርጋለሁ። ምክንያቱም የቪዲዮ ጥሪ ላይ ሰዎችን ማግኘት ስንፈልግ ከድምፅ ይልቅ ፊታቸውን ማወቅ ስንፈልግ የምንጠቀምበት ነው። ሁሌ እንደ ድምጽ ጥሪም ባይሆን ከስንት አንዴ። ሰው አገር ለመተዋወቅ ሊሆን ይችላል እንደዛ እጠቀማለሁ።

በአንድ ጊዜ ቀለል ያሉ ስራዎችን ማስተናገድ ይቻላል። ለምሳሌ የቢሮ ስራዎች ከሆኑ የሚቀሉ ናቸው። ከዛ ውጪ ግን ለምሳሌ ጉልበት ስራ አይነት ነገር ከሆነ። መስራት አይቻልም ማለት ነው።

የመጠጥ ውሃን የምናገኘው ከምንጭ ነው። ወይንም ደግሞ ከቧንቧ እንደዚህ ተጣርቶ ሲመጣ ከቧንቧ ማግኘት እንችላለን። በተጨማሪም ደግሞ የመጠጥ ውሃን ከሱቆች ላይ የትልቅ ሃይላንድ ወይም ደግሞ ጃር የሚባለውን በመግዛት መጠቀም እንችላለን ማለት ነው።

ሁሉም ሰው የየራሱ የሆነ የስራ ምኞት አለው ብዬ አስባለሁ። የራሴ ግን እንደ ግሌ የስራ ምኞቴ የራሴን የግል ስራ መክፈት ነው። እና በዛ ዙሪያ ሰዎችን ማገልገል መቻል ነው። በዛ ስራ ደስተኛ እሆናለሁ ስኬታማ እሆናለሁ ብዬ አስባለሁ። ምክንያቱም ሰው የሚመኘውን ስራ ሲሰራ በዛ ውጤታማም ይሆናል ብዬ አስባለሁ።

ከጎረቤቶቼ ጋር ጥሩ ግንኙነት ያስፈልጋል። በርግጥ በስራም አጋዛሚ የኔም የነሱም ስራ የተለያየ በመሆኑ ብዙ ጊዜ የምንገናኝበት ጊዜ ቢያንስም እንኳን ከጎረቤቶቼ ጋር ያለኝን ግንኙነት ግን መልካም እና ጥሩ ሚባል ነው ምክንያቱም በደስታም በሀዘንም ጊዜ ከጎረቤቶቻችን ጋር ሰላም መሆን ስላለብን መረዳዳት ስላለብን ለዛ ለዛ ሲባል ከጎረቤቶቻችን ጋር ለጸጥታም ቢሆን ሁሌ ተስማምተን እና ጥሩ ግንኙነት ፈጥረን መኖር አለብን።

በዚህ ቅዳሜ እና እሁድ ያው ቅዳሜና እሁድ እንደመሆኑ መጠን ስራም የማይበዛባቸው። ለዛ ቅዳሜ ከሰአት ላይ ክላስ አለኝ ጠዋት ላይ ግን ቤት የማሳልፍ ይመስለኛል። ከዛ ውጪ ሰንበትን ደግሞ ቤተክርስቲያን እሄዳለሁ። ከዛ ውጪ ጓደኞቼን አገኛለሁ። እና ከራሴ ጋር ጥሩ ጊዜ የማሳልፍበት ጊዜ ነው የሚሆነው። ለኔ ቅዳሜና እሁድ ማለት ነው።

አያስክሬም ከጠፋጭ ማዕከል አንዱ ነው ማለት በጠፋጭ ውስጥ ነው የሚመዳው። እና በጣም ጠፋጭ ነገር ነው። አያስክሬም አልፎ አልፎ ወይንም ከስንት ጊዜ አንዴ የምጠቀመው ነገር ነው። በጣም አልወድም። ግን አልፎ አልፎ እበላለሁ።

እኔ ከለመድኩትም አየር ንብረት አንፃር ወይም ሙቀት ሙቀት አንፃር ማለት ነው መካከለኛ የሙቀት መጠን ይመቸኛል። ለጤናዬም ይስማማኛል። እንደገና አይረብሼኝም። ከአለባበሴ ጋርም ይሄዳል።

ኮምፒውተር መጠቀም እችላለሁኝ ምክንያቱም አሁን ላይ ኮምፒውተር መጠቀም ለሁሉም ነገር መሰረታዊ ነገር ነውና። ኮምፒውተር በስራ ቦታችን መጠቀም አለብን። በትምህርት ላይ መጠቀም አለብን። እንደገና ኢንተርኔት ላይ ወይም በየነ መረብ ላይ አንዳንድ ነገሮችን ለማየት ለማውረድ። አጠቃቀሙን ማወቅ አለብን ለዛ መሰረታዊ ነው። ለሁሉም ነገር እና እችላለሁ ማለት ነው።

የኔ ልዩ ችሎታዬ ብዬ የማስበው። ሰዎችን ማዳመጥ ነው ሰዎች በሚያወሩበት ጊዜ ወይንም ሀሳባቸውን ለኔ በሚገልጹበት ጊዜ። ማዳመጥ እችላለሁ ወይ መረጃ እችላለሁ ወይ ሳይነግሩኝ የሆኑትን ነገር የማወቅ ብቃትና ትሎታ አለኝ ብዬ አስባለሁ።

አዎ የማስታውሰው መምህር አለ ያው መምህር ሲባል ሁሉም መምህራን ጥሩ ናቸው ምክንያቱም ሌላ የዕዉቀታችን ምንጭ ናቸው። ከእነሱ ነው እውቀትን የምናገኘው እና። ከእነሱ ሁሉ ግን የማስታውሰው ጥሩ መምህር አለ። እሱም እንግሊዝ ቲቸር ነው። የእንግሊዘኛ መምህራችን በጣም ጥሩ ሰው ነው ተማሪዎችን እንዴት መያዝ እንዳለበት የሚያውቅ ነው። በምን መልኩ ማስረዳት እንዳለበት በምንመልኩ ማቅረብ እንዳለበት የሚያውቅ ነውና። እሱ ለኔ ጥሩ መምህሬ ነው።

ዜና በመስመር ላይ ታነባለህ እኔ ዜና አንባቢ አይደለሁም። ነገር ግን ስለ ዜና ከተነሳ አይቀር ዜና ማለት ለሀገራችንም ሊሆን ይችላል። ስለ አለም አቀፍ ሀገራችን ምን ላይ እንዳለች ምን ተፈጠረ? እድገቱንም አዲሱንም ነገር የምናውቅበት ነው። አንዳንዴ አስቸኳይ መረጃም ሲኖር የምናውቅበት ነው። እንደገና የውጪ ዜናዎችም ሲኖሩ ስለ ጎረቤት አገራቶች እነዛ እነዛ ነገር የሚለቀቁበት ነውና። ዜና በመስመር ላይ የሚሰሙ ወይም ደግሞ የሚያነቡ ሰዎች ይኖራሉ። እኔ ግን ከዛ ሰዎች መሃል አይደለሁም።

በቀን ምን ያህል ውሃ ትጠጣለህ? በቀን ብዙ ብርጭቆ እጠጣለሁ ቢያንስ አምስት ወይ ስድስት እንደዛ እጠጣለሁ ከአንድ ሊትር በላይ ውሃ በቀን እጠጣለው ማለት ነው። ምክንያቱም በሰውነታችን ውስጥ ብዙ ፐርሰንት የሚሆነው ፈሻሽ ስለሆነ ያንን ደግሞ የሚተካልን ውሃ በደንብ ስንጠጣ ነው። ያ ስለሆነ በቀን ለብዙ ጊዜ ውሃ መጠጣት እንዳለብን ሳይንስም ይነግረናል። እስከ ሁለት ሊትር ወይም ደግሞ ስምንት ብርጭቆ ያዘናል እና ከዛ ከዛም አንፃር። እንደገና በላብም በምን በቁሻሻ መልኩ ከሰውነታችን የሚወገዱ ነገሮችን ፈሳሽ ስለሆኑ እነዛን ነገሮች የሚተካ ደግሞ ሌላ ውሃ መጠጣት ስላለብን። እንደገና ፊታችን ንጹህ እንዲሆን ፀጉራችን እንዲያድግ ጤናማ የሆነ ህይወት እንዲኖርን ውሃ በደንብ መጠጣት አለብን ማለት ነው።

በትምህርት ቤት ውስጥ የምወደው ትምህርት በእርግጥ አብዛኞቹን እወዳለሁኝ ግን በጣም የምወደው ስነ ዜጋ ነው። ስነ ዜጋ ደግሞ በእውቀት እንደንታነጽ ስነ ምግባር እንዲኖረን ጥሩ ዜጋ እንድንሆን ለቤተሰቦቻችን ጥሩ ልጆች እንድንሆን ስለሚያደርገን ስነ ዜጋን እወደዋለሁ

እኔ የምወደው ባህላዊ ምግብ ዶሮ ወጥ ነው። ዶሮ ወጥ እንደ ኢትዮጵያ ባህላዊ መግባችን ነው እንደ ሀገር የምንታወቅበት ነው። በጣም ጣፋጭ ነው። እና ለበዓላት ብቻ የሚሰራም እንደመሆኑ መጠን ዶሮ ወጥ በጣም በጣም በጣም ነው የምወደው

በቀን ስንት ሰዓት ስልክ ትጠቀማለህ? በቀን ሁለት ሰዓት ወይም ሶስት ሰዓት ስልኬን እጠቀማለሁ። ስልካችን ማለት አሁን ላይ ለኛ ሁሉ ነገራችን ነው። ምክንያቱም በስልካችን ስራ እንሰራለን። በስልካችን ማዘዝ የምንፈልገውን ነገሮች እናዛለን። በስልካችን አዳዲስ ነገሮችን መመልከት እንችላለን ፊልም እናያለን። ከጓደኞቻችንም ጋር እናወራበታለን። እና ስልክ ማለት በጣም ብዙ ነገር ነው አሁን ላይ ማለት ነው። ለዛ በቀን ውስጥ ቢያንስ ሁለት ወይም ሶስት ሰዓት ስልኬ ላይ አጠፋለሁኝ።

ከደንበኞች ጋር አዎ እገናኛለሁ። ምክንያቱም የምሰራበት ቦታ ላይ ደንበኞች አሉ አገልግሎት ፈልጎ የሚመጡበት ጊዜያቶች ስላሉ። ከደንበኞቼ ጋር ብዙ ጊዜ እገናኛለሁ

ማታ ማታ አብዛኛውን ጊዜ ከሁለት ሰዓት በፊት እመገባለሁ ምክንያቱም ከዛ በኋላ ከተመገብኩኝ ጨጓራዬን ሊያሳምመኝ ስለሚችል ወይንም ላይፈጭ ስለሚችል። ለዛ ሁለት ሰዓት እና ከዛ በፊት

ስንት ትራስ ትጠቀማለህ? አንድ ግን ሌላ ተጨማሪ እንድ አለኝ ማለት ነው። ትራስ በመሰረቱ ጭንቅላታችን ስር ጭንቅላታችን እንዳይዘቀዘቅ ስንተኛ የሚያደርገን ነገር ነው። ለዛ የምጠቀመው አንድ ነው። ከዛ በላይ ሲሆን ጭንቅላቴን በጣም ወደ ላይ ከፍ ስለሚያደርገው ምቾት ይነሳኛል።

የአካል ብቃት እንቅስቃሴ አደርጋለሁ። በሳምንቱ ሁለቴም ሶስቴም አደርጋለው። የአካል ብቃት እንቅስቃሴ ለህይወታችን በጣም አስፈላጊ ነገር ነው። አንደኛው ውበታችንን እንጠብቃለን፤ ቅርጻችንን እንጠብቃለን፤ እንደገና ቆዳችን ያማረ ሊሆን ይችላል ከጤናችንም አንፃር ጤናችንን እንጠብቅበታለን፤ ከመልክ አምርልን እና ይኑር ነበር የአካል ብቃት እንቅስቃሴ ያደርግልናል ማለት ነው።

ከስራ ሰዓት በኋላ የምሰራው ለራሴ የሚያስፈልጉኝን ነገሮች ነው። ለምሳሌ ምግብ ማብሰል ሊሆን ይችላል። እንደገና ልብስ ማጠብ ሊሆን ይችላል ቤት ማጽዳት ሊሆን ይችላል። እነዛን ነገሮች የማደርገው ከስራ በኋላ ነው። እና ከስራ በኋላ ማታ ላይ ብዙ የማደርጋቸው ነገሮች አሉ። ማጥናት ሊኖርብኝ ይችላል